ጥያቄው የምትወደው ቀለም ምንድነው? ይላል። እኔ በዋነኛነት የምወደው ቀለም ሰማያዊ ነው። ምክንያቱም ወደ ላይ በምንመለከትበት ጊዜ የ ላይ የሚታየን ቀለም። ሰማያዊ ነው እና ሰማያዊ እኔ በጣም የምወደው ቀለም ነው። ብዙ ሰዎች የተለያየ የ ቀለም ምርጫ አላቸው። እኔ ግን ለሰማያዊ ቀለም በጣም ትልቅ የሆነ እንትን አለኝ። እምወደው ቀለም ነው

የትንኝ መረብ ተጠቀማለህ ይላል ጥያቄው? የትንኝ መረብ ደግሞ ወይም በእኛ አካባቢ አጎበር ተብሎ ይታወቃል በዋነኛነት አጎበር ነው የሚባለው። እና አሁን ላይ እኛ የምንኖርበት አካባቢ ያንም ያህል ትንኝ ወይም ደግሞ የወባ እንትን ስለሌለ እዚህ የትንኝ አንጠቀምም። የትንኝ መከላከያ ወይም አጎበር አንጠቀምም። ምክንያቱም ይህ ሞቃታማ አካባቢ በብዛት በሽታ ሊያስከትሉ የሚችሉ ጥቃቅን ነፍሳቶች የሚራቡበት ቦታ ላይ ካልሆነ በስተቀር እዚህ ወደ ወይና ዳጋ አካባቢ ሰዎች ብዙም አይጠቀሙትም። ያው አካባቢው ብዙም ብርድም አይደለም ሙቀትም አይደለም። ስለዚህ እኔ አልጠቀምም።

ይቅርታ መጠየቅ ቀላል ነው ይላል። ጥያቄው ይቅርታ መጠየቅ ያው ከሰው ሰው ይለያያል አንዳንድ ሰው ይከብደዋል በተለይ ያው እንደ ጥፋቱ ይወሰናል። ያው ሰውን አስቀይሞ ወይም ሰውን በድሎ ከሆነ በራሱ ጥፋት ይ ይቅርታ ቢጠይቅ ትልቅነት ነው። ግን ደግሞ ይቅርታ ከመጠየቁ በላይ ይቅርታውን የሚቀበለው ሰው ወይም ይቅርታ የሚያደርገው ሰው በጣም ትልቅ ነው። እና ይቅርታን አንዳንዴ መጠየቅ ይቅርታ እንደማድረግ ቀላል አይሆንም። ግን ይቅርታ መጠየቅ ቀላል ባይሆንም ከባድ ነው የሚባል ነገር አይደለም የትልቅነት ማሳያ ነው።

እረፍቱ ምን ያህል ጊዜ ነው? ይላል ያው እኔ አሁን ሰራተኛ ስለሆንኩኝ የምሳ እረፍቴ ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ነው። ለአንድ ሰዓት የሚሆን ነው የማርፈው። እና ተማሪዎች በብዛት የሚያርፉት ቀኑን ሙሉ የሚማሩ ተማሪዎች ምሳ ልክ ስድስት ከሃያ ይወጣሉ። እና ሰባት ሰዓት ከአስር ወይም ከሃያ ሲል አካባቢ ወደ ክላስ ይገባሉ። እና የሚያርፉት በአማካይ ወደ ሃምሳ ደቂቃ የሚሆን ያርፋሉ ተማሪዎች። እኔ ግን ያው ተማሪ አይደለሁም ስራ ነው የምሰራው እና የምሳ የእረፍት ጊዜ አንድ ሰዓት ነው። ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ነው።

የምትደርስ ሰው ነህ ወይም ያው ጥያቄው ለማለት የተፈለገው ቀጠሮው ቦታ ላይ በሰአት ትደርሳለህ ሰዓት አክባሪ ነህ ወይ የሚለው? አዎ እኔ ከሰው ጋር ከተቀጣጠርኩኝ በቀጠሮየ ሰዓት በሰዓቷ ነው እዛ ቦታ ላይ የምገኘው ብችል ቀደም ብዬ ለመድረስ እሞክራለሁ። ግን ሰውን ቀድሜ ሳልመጣ ሰው ተቀምጦ እንዲጠብቀኝ በምንም በፍጹም የማደርግ ሰው አይደለሁም። ሰው ነው ቁጭ ብዬ አላስጠብቅም። እና ከሰው ጋር ስቀጣጠር በቦታው በሰአቱ እደርሳለሁ። ቀደም ብየ ለመድረስ እሞክራለሁና ሰዓት አክባሪ ነኝ።

ኢንተርኔት አለ ነው የሚለው ያው ኢንተርኔት ትጠቀማለህ ለማለት ነው? አዎ ኢንተርኔት እጠቀማለሁ አለኝ ኢንተርኔት ብዙ ጊዜ ያው የተለያዩ ዜናዎችንም ለመከታተል ስራም የምሰራው በኢንተርኔት ስላሆነ። ኢንተርኔት አለኝ የወር የኢንተርኔት ፓኬጅ እገዛና። በወር ወደ አንድ ሺህ አምስት መቶ ብር አውጥቼ የወር ያልተገደበ አንሊሚትድ ኢንተርኔት ገዝቼ ነው የምጠቀመው እና አለኝ ኢንተርኔት።

ጥያቄው ልደትህን እንዴት ታክብራለህ ነው የሚለው? ያው እኔ ከልደቴ ማክበር ያቆምኩት አስር አመት እያለሁ ነው። ከዛ በኋላ ልደት አክብሬ አላውቅም ያው በእኛ አካባቢ ላይ። ለየት የሚለው ማለት በእኛ አካባቢ ብቻ ሳይሆን በኢትዮጵያ ላይ ልደት ከአንድ ሰው በቃ ከአስር አምስት አመት በኋላ ልደት አያከብርም። ብዙ ጊዜ እና ከአስር ከአንድ አመት እስከ አስራ አምስት አመት። ባለው ውስጥ ነው ብዙ ጊዜ። ልጆች ናቸው ልደት የሚያከብሩት። እና ያው ልጆችን ልደት ሲያከብሩ ቤተሰብን ጎረቤትን የነሱን ጓደኞቻቸውን ጠርተው ያው ኬክ ተደፍቶ ዳቦ ተጋግሮ የተለያየ ዝግጅቶች ተደርጎ ፎቶ በመነሳት አብረው ያከብራሉ። ግን ከአስራ አምስት አመት በኋላ ያሉ ልጆች ብዙም አያከብሩም ማለት የሚያከብሩ አሉ። አሁንም እድሜያቸው ገፍቶ ትልቅ እድሜ ላይ ደርሰውም የሚያከብሩ አሉ። ግን ያ ብዙም አይደለም የሚያከብሩት ሰዎች ልደታቸውን አሁን በኢትዮጵያ ላይ። ትልቅ ሆነው አንድ ፐርሰንት አይሞሉም። ዘጠና ዘጠኝ ፐርሰንቱ ልደቱን አያከብርም እውነቱን ለመናገር። ያው የልጅነት ጊዜ ነው ላይ በደንብ ከተከበረ። ከፍ ሲል ልደት አይከበርም።